ዶሮ የለኝም ግን ዶሮ አውቃለሁ። ዶሮ ማለት ያው ቤት የተከራየሁበት በጣም ጠባብና ለብዙ የማትበቃ ለዶሮ ማርቢያ ማትሆን ስለሆነ ዶሮ እኔ የለኝም። ዶሮ ግን አውቃለሁ። የፈረንጅ ጆሮ አለ። የሀበሻ ጆሮ አለ። እና በጣም ተፈላጊው ለስጋ ለስጋቸው የሚጣፍጥና በጣም ተፈላጊ- የሀበሻ ዶሮዎች እንቁላላቸውም ስጋቸውም በጣም ጣፋጭ ሆነና- ንጽህናቸው ራሱ ንጹህ ሆነው ደስ ለይታ ራሱ ደስ የሚሉ የሀበሻ ዶሮዎች በጣም ደስ ይሉኛል። እና እኔ ግን የዶሮ የለኝም።

በአደባባይ መናገር ትችላለህ ወይ? ነው አዎ በአደባባይ መናገር በጣም እችላለሁ። ወደ ሃምሳ ሺህ ስልሳ ሺህ ሰው በተሰበሰበበት ቦታ ላይ እናገራለሁ ያም ደግሞ የሃይማኖት ትምህርት አስተምራለሁ። ፕረዘንት አደርጋለሁ በስራ ጉዳይ ፕረዘንቴሽን አደርጋለሁ። እና በስራ ቦታ ላይ እንደውም በተለይ በተለይ አደርጋለሁ። ተብላ ንግግር አደርጋለሁ።

ወደ የቀን መቁጠሪያ እጠቀማለሁ የቀን መቁጠሪያ የሀበሻ የቀን መቁጠሪያ መምትለዋ በጣም ጥሩ ናት የሀበሻ የቀን መቁጠሪያ እጠቀማለሁ ይሄንን በመጠቀሜ። የአጽዋማትን የበዓላትን የወራትን መፈራረቂያ እንዲሁም በዓላት የሆኑ ቀኖችን ዝግ የሆኑ ብሄራዊ በዓላትን መለየት ያስችለኛልና የቀን መቁጠሪያ አጠቀማለሁ። በስልክ ያለውን የቀን መቁጠሪያ ማለት ነው

"በምን ሰዓት ትነሳለህ?" ለሚለው ያው ማታ ምተኛው ሁለት ሰዓት አካባቢ እተኛለሁ፣ በብዛት ግን ሶስት ሰዓት ላይ እተኛለው ከዛ ጠዋት አስራ አንድ ሰዓት እናሳለሁ። ይኸውልህ ይሄ ልምዴ ነው አስራ አንድ ሰዓት ወደ ቤተክርስቲያን ለመሄድ ሁሌ አስራ አንድ ሰዓት እነሳለሁ። ያው አስራ አንድ ሰዓት ተነስቼ ቤተክርስቲያን እደርሳለሁ፤ እና ሁል ጊዜ ይሄንን የማደርገው ተግባር ነው፤ እና ይሄ ሁልጊዜ ጠዋት ጠዋት አስራ አንድ ሰዓት ላይ ተነስቼ ባልሄድ እንኳን እቤቴ ጸሎት አደርጋለሁ፤ እና ይሄንን ሁሌ የምተገብረው ተግባር ነው።

በበጎ አድራጊ ሰርተህ ታውቃለህ ለሚለው ያው ለበጎ አድራጎት ያው ብዙ ስራዎችን ሰርቼ አውቃለሁ። ይህም ማለት የሃይማኖት ስራ እሰራለሁ። እንደዚሁም ደግሞ ከተቸገሩ መርዳትን እና በትምህርት ደግሞ እንደዚሁ የደካሙ ሰዎችን የማስጠናት ስራ እሰራለሁ። እና የበቁ አድራጎት ስራ ብዙ ጊዜ እሰራለሁ። በተለይ በሃይማኖት ተቋማት በኩል ብዙ የበጎ አድራጎት ስራዎችን እንሰራለን እና። ይሄ የዘወትር ተግባር ነው። የበጎ አድራጎት ስራ ደግሞ ሁል ጊዜ ደስታን ይሰጣል

በተፈጥሮ ውስጥ መራመድ ትወዳለህ? ለሚለው ጥያቄ በተፈጥሮ ውስጥ መራመድ እወዳለሁ። በተፈጥሮ ውስጥ ተፈጥሮ አሁን ተራራም አለ፣ ቆላም አለ፣ ደጋም አለ። ብዙ አይነት ተፈጥሮ አለ። እና በዚህ ተፈጥሮ ውስጥ መራመድ እወዳለሁ። ክረምት አለ፣ በጋ አለ፣ ጸደይ አለ፣ የአበባ ወቅት አለ፣ የእህል ወቅት አለ፣ የመኸር ወቅት አለ። እና በእነዚህ ተፈጥሮ ውስጥ መራመድ በጣም ያስደስተኛል። በተፈጥሮ መራመድ ሰላምን ነው የሚሰጠው።